የቤት እንስሳ አለ እኔ የቤት እንስሳ የለኝም። ምክንያቱም ከተማ ሲለም የሚኖረውኝ እኛ በከተማ ደም ቦታ ያስፈልጋል ለመስሪያውን ያቦታ ለማግኘት ደግሞ በጣም ብዙ ኡራ ውጣ ውረድ አለው። ምክንያቱም ቀበሌ ስትሄድ ያው እንደ ወጣት ይሰጥሃል ተብሎ ህግ ይወጣልና ያው የሚሰጠው ግን የሰማንያ አመት እዛው አዛውንት ነው የሚሰጠው ምክንያቱም እሱ ብር ስላለው በብር በብር ከፍሎ ቦታውን ያገኛል ስለዚህ እኔ እንዲኖረኝ እፈልግ ነበር። ግን መሆኖም ግን ያው በከተማ አስተዳደር ያለ አሰራር በጣም ቡልሹ አሰራር ስለሆነ ሙስና የበዛ በት ስለሆነ ብዙ ለኔ ብዙ ቦታ የላቸውም እና እኔ ደግሞ በቃ ደከመኝ ሰለቸኝ ስለዚህ አሁን ደግሞ የቤት እንስሳ የለኝም። ምንም የለኝም ምክንያቱም ፍታው ስላልሆነ እንጂ የቤቴ እንስሳ ቢኖረኝ አሪፍ ነው ምክንያቱም በጣም ብዙ ጥቅም አለው። በአሁን ሰዓት የወተት ቤት እንስሳ እኮ አሁን ብንከፍት ያለው የወተትን ዋጋ በጣም አሪፍ ነው ከተማውን ይሸጣል። ምክንያቱም አብዛኛው ህብረተሳችን የውተት ተጠቃሚ ነው ልጆች አላቸው ለልጃቸው ነው ውተት የሚገዙት ያው ጾም ሲሆን ለልጆቻቸው ጾም ካልሆነ ግን ፍጹም ከሆነ ግን ያው ለራሳቸው ስለሚጠቀሙ በገበያ ላይ የወተት እጥረት የሆነ የስጋ እጥረት የእንቁላል እጥረት የብዙ የእንስሳ አስተዋጽኦ እጥረት በጣም ብዛ አለና። በጣም አዋጪ ነው ስለዚህ አብዛኛው ሰው ግን ቦታ እያለው የቤት እንስሳ የመራባት በጣም ይከብደዋል ይፈራል ስለዚህ ያ የእንስሳ የመኖር በጣም ጠቃሚ ነው። በፈለኩበት ሰዓት አራብት የመሸጥ በቂን ገንዘብ ማግኘት ኢኮኖሚን ማሳደግ እንደዚህ ነገሮች ነው የሚጠቁምና ከእነዚህ ነገሮች ደግሞ ትንሽ መታገስ ያስፈልገናል። ነገሮችን ወደ ጥሩ ያልሆኑ ነገሮች እየሄዱ ስለሆነው በጣም እየከበር ስለሆኑ መራራት አለብን ሀገራችን ደግሞ በ ኢኮኖሚ እንዳትጎዳ ስለሚያግዘን ለሀገራችን ብለን መስራት አለብን ብዬ ነው የማስበው። እና የቤት እንስሳ እንደ አንድ የ የፋራ ነው የሀገረ ሰው ስራ ነው ብሎ የሚናገሩ ኣሉ በከተማም ሊሰራ ይችላል ምክንያቱም በቃ ቦታ ካለ ሁሉም ነገር ይቻላልና። እና አሁን እኔ የቦታ እጥረት ስላለች ነው እንጂ የቦታ ባገኝ ኖሮ እሰራ ነበር በጣም አዋጪ ስራ ነው። ብዙ ወጣቶች የተቀየረ አሉ በዚህ ስራ በጣም ትልቅ ደረጃ ይደረሳሉና እኔ ደግሞ እንደነሱ መሆን እፈልግ ነበር ሆኖም ግን ያው የቦታውን መስሪያ አልተሰካም አልተሳካም። ስለዚህ የፖተንሳስ እንስሳ ያሉበት ያሉበት ሰዎች በጣም እየተጠቀሙ ነው በአሁን ሰዓት በቂ ሀብት አካብተዋል። ቤት ሰርተዋል መኪና ገዝተዋል ቤተሰቦቹ እያስተዳደርነው ልጆቻቸው ጥሩ ትምህርት እያስተማሩ ነው በጣም ጥሩ የሆነ ኑሮ እየኖርነው እና እኛ ደግሞ ከእነዚህ ተምረን መስራት ስላለብን አሁንም ተስፋ አልቆርጥም። ቀጣይ እንዲኖረኝ ግን እየሰራሁ ነው በተለይ ቦታዎች ወይም ተከራይቼ ለመስራት ደግሞ በእቅድ ላይ ነው ያለው። ስለዚህ እኔ ተስፋ አረርጋለሁ እንዲኖረን ቀጣይ ምክንያቱም በአሁኑ ሰዓት አዋጭ አዋጭ ስራ ቢኖር የቤት እንስሳ መኖር ነው። ማለት ብዙ ነገሮችን ነው ስለዚህ የቤት እንስሳ ማለት ላም ማርባት ሊሆን ይችላል ዶሮ ማርባት ሊሆን ይችላል በግ ሊሆን ይችላል ፍየል ሊሆን ይችላል ብዙዎች ናቸው ያጣቃለል ነውና። ከእነዚህ እኔ የምፈልጋቸ ደም የላብ የላም ርባታ ነው ምክንያቱም ላብ ወተት ትሰጣለች ትወልዳለች ወተትን ትሸጣለህ ለስጋም ይሁን ደሬ ደግሞ ታሳድጋለህ ስለዚህ እንደዚህ አይነት ጥቅምች ስላሉ ነገሮችን በደንብ ማስተካከል አለብን። ለዚህ ነው በዛም በጣም ብዙ ጥቅም ነው ያለው በቢያነስ ዶሮ እንኳን ብናራባ ዶሮ ለአንድ እንቁላል ሃያ ሶስት ብር ነው የደረሰው በአሁን ሰዓት በሳምንት እንካ አንድ መቶ እንቁላል በሳምንት ብና የምትጥሉ የምትጥሉ ደሮች ካፈራን ሁለት ሺህ ሶስት ሞተ በሳምንት አለን በጣም ብዙ ገቢ ነው ስለዚህ በወር በጣም ብዙ ነው የሚሆነው ነው እና በጣም አሪፍ ስራ ነው። ስለዚህ እኔ የገፈበት በጣም እንዲኖረኝ እሰራለሁ እየሰህም እገኛለሁ እና ተስፋ አልቆርጥም። ምክንያቱም በስተተል

ወደ ስራ ምን ልብስ ትለብሳለህ የሚለው ይሄ ደግሞ አሪፍ ጥያቄ ነው? እኔ የሚሰራው ስራ የመረጃ ስብሰባ ስለሆንኩ። ያው ቢሮ አልገባም ምክንያቱም ሳይት ላይ ነው የምሰራው እና። ያው ሆሎ የሚለብሰው ስራ ልብስ ነው የሚለብሰው ምክንያቱም ብዙ የሚከበድ ነገር አይደለም። ከማህበረሰቡ ጋር ስለሚለው ደግሞ ብዙ የሚከበድ ነገር የለም። እና ስለዚህ ያው የምለው ሰው ስራ የምለው ሰው ልብስ ነው የሚሰራው ጅንስ አለ። ያው ኖርማል ጅንስን ይቅር ጫማ አለ ከነ ናይክ ማለት ነው። ናይክ ናይኩን ጫማ ናይክ ጆርዳን ትልቅ የሆነለትን ማለት ነው። ሌላው ደግሞ ኖሮማል ቲሸርት አንዳንዴ ሌላኛው ደግሞ ጃኬት ያለበት ነው። ምለብሰው ስለዚህ በዚህ ደረጃ ነው እኔ ለብሼ የምሄደው ብዙ ማካበድ ነገር አይኖርም። ብየ ማስበው እና ሌሎች እንደው ለምሳሌ ባንክ ሰራተኛ ቢሆን ኖሮ ሱፍና ቀረባታ ያለው ከነ ሸሚዙ ነው ልብሸ የምሄደው ነበርና። አሁን ግን የሚሰራው በመረጃ ስራ ላይ ስለሆነ እንደዚህ ነው የምሰራውና ብዙ የሚካበድ ነገር የለውም ብየ አስባለሁ። ስለዚህ ልብስ ስንለብስ ደግሞ ያው ከመሃሮ ሰው ወጣ ያለመሆን የለበትም ብዬ ነው እኔ የማስበው ማለት ነው። አንዳንዶቹ አለባበስ የማውቀው ብዙ የማይገባቸው አሉ ዝንብለው የተቀደደ ልብስ ለብሰው ወደ ማለት ገና ያልዘመነ ማህበረሰብ ያው የተለበሰ ልብስ ለማንኛውም የ የዘመነ የሚለው ሰው አይደለም ዝም ብለው ማለት ጊዜ ያመጣው ነው። እንጂ የውጪዎች ዜጋዎች ያሳየን ስለሆነ ከእነሱ ኮረጅን ነው ምንለብሰው እና የኛ ማህበረሰብ ደሞ አለባበሱ በጣም ቁጡ ነውና። ደስ አይለውም ስለዚህ ወደ ስራ ቦታ ስንሄድ ለማህበረሰብ የሚስብ አለባበስ ነው መልበስ ያለብን። ያለብን እንጂ ዝም ብለን የሆነ የሆነ ከውጭ ሀገር አምጥተን ዝም ብለን ሰራው ስራያችንን ዝቅ አርገን ምናምን መራመድ እንደ የሆነ የሆነ አራዳ ምናምን የሚያስብል ነገር አይደለም አስተሳሰባችን ስራችን ነው። አራዳ የሚያስብለን እንጂ ዝም ብለን በአለባበስ የሆነ ሙድ መያዝ የሆነ መፈናጠር ብዙ አያስፈልግም አያስቀይድም እንደ ሀገር ደግሞ ይጎዳል። እና ዜጋዎቻችን ደግሞ እያባለሸ ስለሆነ በተለይ በአሁን በቲክቶክ ዘመን በጣም ከባድ የአለባበሰ ሁኔታ እየፈጠረ ነው። ስለዚህ እኛ ደግሞ እንደተማረ ሰው ወደ ስራ ስንሄድ አለባበሳችን ጥሩ መሆን አለበት። እኔ በቃ ለህብረተሰብ የሚያስከፋ አለባበስ አለብስም ያልኩት በቃ ጃኬት አለ ሸሚዝ አለ ሱራዬን በደንብ አድርጌ ታጥቄ ነው የምሄደው እንደ አባቻቼ ዝም ብዬ ስራዬን ዝቅ አድርጌ ምናምን አልሄድም እግሬን እየጎተትኩ ማለት ነው። ስለዚህ እንደዚህ ነው መሆን ያለበት እኔም እንደዚህ ነው። እያደረኩት ያለሁት ምክንያቱም ከባህሌን ውጪ አለ ስም የአንድ ዘፋኙ ስላየሁ አለባበሱ እንደሱ ኮርጄ ወደ የተከበረ ስራ መሄድ አልፈልግም ምክንያቱም ከስራዬን ሊያበርረኝ ስለሚችል ማህበረሰቡም ሊጠየፈኝ ስለሚችል ማለት ነው። ስለዚህ እኔ ደግሞ ከማህበረሰቡ መቆራረጥ አልፈልግም ምክንያቱም ከማህበረሰብ ከተቆረረጥኩም ከባድ ነው ማህበረሰብ ማለት ለኔ ሁሉም ነገሬ ነው ማለት የባህሌን መሰረት ነው። የወጌን መሰረት ነው የስራዬን መሰረት ነው። እና ከ ራሪጥክ በጣም ከባድ ነው በቃ ማህበራዊ ሚዲያው ማህበራው ኑሮው ሁሉ ነገር ማለት ነው

ለሌሎች ማስተማር ትችላለህ የሚለው ጥያቄ በጣም አሪፍ ጥያቄ? እኔ እኔ መልስ ነው አዎ ነው። ምክንያቱም እኔ ተምሬያለሁ በአስተማሪዎች እጅ ተምሬ ጥሩ ደረጃ ደርሻለሁ ያው የመጀመሪያ ዲግሪ በኮንስትራክሽን ኢንጂነሪንግ አለኝ። ስለዚህ እኔ የማስተማር አቅም አለኝ ምን ያክል ችሎታ ነው ያለኝ ፍላጎትም አለኝ ሰው ልጅ እንደዚህ የሰው ልጅ እንዲማር በጣም ፍላጎት አለኝ። ምክንያቱም የሰው ልጅ ካልተማረ ብዙ ነገር ነው የሚያጣውና ሰው ሆኖ መማር አለበት ሰው ለስራ ሳይሆን መማር ያለበት። ራስን ለማወቅ ከዛም አልፎ ደግሞ እንደ ሰው እንዲኖር የማንኛውም የማንኛውም ሰው መጫወቻ መሆን የለበትም። ምክንያቱም ካልተማርክ ሁሉ ነው የሚነቅህ ሁሉ ነው። የሚያሳድድህና ለራስህ ብለህ ለክብርህ ብለህ መማር አለብህ ብዬ ነው እኔ ሰውን ምመክረው። አብዛኛውን ጊዜ ደግሞ ማስተምራቸው ደግሞ ስለ ትምህርት ጥቅም ነው። ያው ከተማርክ አንድ ሰው ተማረ ማለት ቢያንስ ከሰው ጋር መግባባት ይችላል። ሞትን መጠየቅ ይችላል። ብዙ ነገሮችን ሊያሳካ ይችላልና። ከዚህና ወደዚህ ነገሮችን በጣም ይችላል ብዬ ነው የሚያስበው እና ሌሎችን እኔ ማስተማር እችላለሁ። አንዳንድ ምክሮችን የሚያስ የማያስፈልግ ነገሮች አትጠቀሙ ወደ ሱስ ዝም ብላችሁ አትግቡ ምክንያቱ ሱስ መጥፎ ነገር ነው። ዘላችው አትግቡ ቢያምኑ

ወደ ሱቅ የመሄድህ ከፊት ዝርዝር ትጽፋለህ የሚለው አዎ እጽፋለሁ በደንብ አድርጌ ነው የምጽፈው። ምክንያቱም ወደ ሱቅ ከመሄዴ በፊት የሚያስፈልገኝ ነገሮችን ዝርዝር ጽፌንም ምይዞው ወይን በጭንቅላቴን አስቤ ለምሳሌ ዳቦ የመግዛት እቅድ ካለኝ ያ ዳቦ ስንት ዳቦ ያስፈልገኛል ለአምስት ዳቦ ከሆነ በ በስምንት ብር ስንት ይሆናል ብዬ ኳልኩሌት አድርጌ ወደ አርባ ብር ያስፈልገኛል ብዬ። ሌላ ተጨማሪ ካለው የፓስታው ከሆነ ደግሞ ለአንድ ፓስታ መቶ ሃያ ብር ለመኮረኒ ከሆነ ደግሞ ለአንድ ኪሎ ስንት ይሆናል ወደ ሞቶ ሰማንያ ብር ብዬ ነው። ዝርዝርም ምፅፈው ለቲማቲም ሊሆን ይችላል የቲማቲም ለኪሎ ወይም ለግማሽ ኪሎ ለአንድ ኪሎ ወይም ለግማሽ ኪሎ። ለሽንኩርት ለቀይ ሽንኩርት ደግሞ ስንት ብር ያስፈልጋል የሚለው ደግሞ እሱ ደግሞ ዝርዝር ጽፌ በአንድ ኪሎ በግማሽ ኪሎ። በሁለት ኪሎ ሊሆን ይችላል በየኪሎውም በመጻፍ ይዣለው ከዛ በኋላ ደግሞ። ማለት ምን አይነት ነው መግዛት ያለብን ጥራት ያለው አለ ጥራት የሌለው አለ ማለት የቀነሰ ስለዚህ አብዛኛው እኔ ዝርዝሩን አውጥቼ በደንብ አስልቼ ነው የምሄደው እና። ከዛ የተረፈ ደግሞ ነገሮችን ወደ ማስተካከል ማለት ሌላኛው የሚጠጣ ነገር ደግሞ አሁን ኮካ ሊሆን ይችላል። ስፕራይት ሊሆን ይችላል ፋንታ ሊሆን ይችላል ወይም ኖርማል ውሃ ሊሆን ይችላል ውሃው ደግሞ ጀሪካን ውሃ ሊሆን ይችላል የሃይላንድ ውሃ ሊችሆን ሊሆን ይችላል። ብዙ ነገሮችን ዘርዝሬ መስቲካ አለ የክኖር አለ ኮታስ ሁሉም የሚያስፈልጉን ነገሮችን ነው ዘርዝሬ የምጽፈው እነዚህ ነገሮች የሚበሉ ነገር ናቸው። የሚለበሱ ከሆነ ደግሞ ያው ከተማ ስንሄድ መጀመሪያ እኔ የምገዛው ነገር ጃኬት ሊሆን ይችላል ጫማ ሊሆን ይችላል ሱሪ ሊሆን ይችላል። ሸሚዝ ልሆን ይችላል ቲሸርት ሊሆን ይችላል ኮታስ ብዙ ነገሮች ሊሆን ይችላል እነዚህ ደግሞ። ምን አይነት መግዛት እንዳለብኝ ማሰብ አለብኝ። ከነ ህብሩ ምን አይነት ህብር ይመቸኛል? ማለት ጥቁር ይሁን ነጭ ይችላል። ወይም የዝብራቅ ነገር ሊሆን ይችላል። የጫማው ደግሞ ምን አይነት ሳይዝ ነው። ማለት ትልቅ ሳይዝ ነው። እና ትንሽ እንትን ያለው ነው ለማለት ነው። ስለዚህ በቃ ገበያ ላይ ስንሄድ ወይም ሱቅ ላይ ስንሄድ የግድ መዘርዘር ያለበት ነው። ስለዚህ አዛኞቻችን የምንሸወደው ምንድነው? ቤታችን አስበነው የሄድነው ዋጋውን ጨምሮ እናገኘዋለን ስለዚህ ተመልሰን እንደገና ወደ ቤት ስንመልስ ጊዜ እናጠፋለን። ጊዜ ከምናጠፋ ግን ምንድነው? ያው ገበያዬን በቃ ማወቅ አለብን የሱቅን የዛሬ ገበያውን ስም ትጨምረዋለህ የሚል ደግሞ በዝርዝር ገብተህ ማየት ይቻላል። ስለዚህ እንደዚህ ነው መውሰድ ያለብን እንጂ። ዝም ብለን ወደ ሱቅ ሄደን ዝርዝር ሳንይዝ ዋጋውን ሳናውቅ ከሄድን ድካም ነው የሚሆነው ተመልሰን ወደ ማሰብ ተመልሰን ወደ መጨነቅ። ነው ምንገባ እና አብዛኛው ህዝብ ደግሞ የምጋጥመው እሱ ነው በቃ ጨመረ እኮ ብሎ ቤቱ ይመለሳል። ስለዚህ በቂ የሆነ ብር ይዘህ መሄድ አንደኛው ወደ ሱቁ ማለት መልስ ሊኖር ይችላል ችግር የለውም። በኪሴ ስለሚቆይ አብዛኛው ደግሞ የሆነ ማለት ሞባይል ባንክ ደግሞ መጠቀም ማለት ለካሽ ይዘን ሞዘር የለብንም በአሁኑ ሰዓት ምክንያቱም ጊዜው የፈጠራ ጊዜ የቴክኖሎጂ ጊዜ የለውጥ ጊዜ ስለሆነ። አለምን ወደ አንድ መንደር እየመጣች ስለሆነ እኛ ደግሞ ከአለም ጋር መራመድና ማሰብ አለብን ብዬ ነው የማስበው። አውዛኛው ሰው ግን በቃ ብሬን ይጠፋብኛል እኮ ያው በሞባይል ከተጠቀምኩ እኮ ይሰረቀል ይሰረቃሎ ያስገድደኛል ይባላል። ጥንቃቄ ለሁሉም ያው ጥሩ ነው ሆኖም ግን። የግድ እሱ ፈርቶ ደግሞ ከአለምም መቅረት ወደኋላ መጎተት ደግሞ ጥሩ ስላልሆነ ይሄ ነገር ማስተካከል አለብን ብዬ ነው የማስበው። እና እንደ ማህበረሰቡ ደግሞ እውቅና እንዲያገኝ ማስተማር አለብኝ የኔም ሀላፊነት ነው የማንም ሀላፊነት ነው እና። ስለዚህ ሱቅ ከመሄዳችን በፊት ሁሉም ነገር ማወቅ አለብን። ዞር ዞሮን ማለት ሞባይል ይዘን የሆነ የሞባይል ዝርዝሩን ካልጻፈንን ወይም ካላወቅነው በጣም ትልቅ ችግር ነውና። ስለዚህ አዛኛው ወደ ስኬት የሚሄደው ሰው ደግሞ ይሄ ነገር አስቦት አያውቅም። ምንም ነገር ማለት ዝም ብሎ መንገድ ላይ እየተመላለሰ ነው የሚለው ማለት ነው። ይሄ ረስቼ ነው እኮ ይላል። ለምሳሌ የውጥረት ስራዬን የሚጠቅሙት ከሆነ ግልጽ ነው ወደ የነሱ ማስቀመጥ አለብኝ። ለምግብነት የሚሆኑ ነገሮች ደግሞ ዝርዝር ማወቅ ነው ማስቀመጥ ነው። ይሄ የሚከብድ ነገር ስለሌለው። ዝርዝራችን ጽፈን እንሂድ

ማር ትወዳለህ የሚለው እንዴ? ማር እኮ በጣም ብዙ ጥቅም ያለው ነው እንደሚታወቀው በደንብ ነው እምወደው እንጂ። ህፃን እያልሁ ማር አባቴም ማር ሲቆርጥ በጣም እምጠብቀው ነበር። መቼ ነው ማታ የሚሆነው ብለን? ዛሬ ይቆረጣል ወይም ይወረው ይበረበራል ሲባል ሁላችንም በጉጉት ነው የምንጠብቀው። ከወንድሞቼ ምናምን ሆነና። ማታ ላይ ሲቆረጥ በጣም ትኩስ ማር ነውና ማለት ዝም ብሎ ሲቆርጥ እያነሳን ነው የምንበላው። እና ለገበያ ምናምን አንሸጥም ጭራሽ ራሳችን ነው የምንጨርሰው። ስለዚህ በቃ ማር ከመብዛቱ የተነሳ ደግሞ በጣም ጣሙን ይቀይራል እና በጣም ነው የሚያስጠላው። ስለዚህ በቃ በጣም ነው እኔ ማር የበላሁት ከልጅነቴ ጀምሮ ስለዚህ በጣም ነው የምወደው። ሆኖም ግን በአሁኑ ሰዓት ግን በቃ ከባድ ነው በጣም ከባድ ሆኗል መግዛት አልችልም። ከቤት ከመጣልኝ ብቻ ነው የምመገበው እንጂ ሁሌ ያዘውትር በማዘውተር ምናምን አልበላም። ምክንያቱም ውድ ስለሆነ አሁን በጣም ለአንድ ኪሎ በጣም እስከ ሁለት ሺህ አምስት መቶ ብር ደርሷል። እስከ ሶስት ሺህ ይጥርሳል ስለዚህ ማር ለአንድ ኪሎ እስከዚህ እያወጣ መግዛት ደግሞ አቅም የለኝምና። እየወደድኩ እንደውም ዝም በየ እያሳለፍኩት ይገኛልና። ማር ከድሮ ጀምሬ በጣም እየበላሁ እየተመገብኩ ነው ያደኩት። ስለዚህ ብዙ ጥቅም ደግሞ አለው በአሁኑ ሰዓት ራሴን ሰውነቴን ስመዝነው በጣም ጠንካራ ነኝ በጣም ጤነኛ ነኝ። ምክንያቱም ማር እንደሚታወቀው ጤና ይሰጣል ጥንካሬ ይሰጣል። ከብዙ ምክንያቱም ከብዙ አትክልት ነው የሚቀመመው። ንቦችም ሲቀመሙት ከብዙ አይነት ቅጠሎች ነው የሚቀመሙት። እና ልክ ደግሞ አትክልት የመመገብ ለጤናችን ጥሩ እንደሆነ በሀኪሞች ሲነገር እሰማለሁ። ስለዚህ ማር መመገብ ሁለት ጥቅም ነው ያለው። አንደኛ ጥንካሬ አለ ሁለተኛ ደግሞ ጤናዬን ጤነኛ እንድትሆን ምክንያቱም ከብዙ አትክልቶች ቅመሞች ስለሚሰራ። ማንም ዶክተር ያልሰራውን መድሃኒት ነው የሚሰሩት። እና በዛው ደግሞ ለንቦችም በጣም አድናቆት አለኝ። ምክንያቱም አብረው ማር ሰርተው ለራሳቸው ሆኖው ለህብረተሰቡ እየተረፉ ነው። ስለዚህ በአሁን በአለማችን በጣም ወድ ማሮችን ለአለም ገብያ እየቀረበ ነው። በኢትዮጵያ ደርጃ ሰንሄድ ደግሞ ኢትዮጵያ በጣም የማር ሀገር ናት። ምክንያቱም በጣም በአየር በክለት ያልተበከለች ሀገር ነች። እና በጣም ውድ ናት። ስለዚህ በሀገራችን ያለ ደን ደግሞ በጣም አሁን ብዙ ጥቅም አለው። ለማር በጣም ብዙ ቦታ ይሰጣል። ምክንያቱም ንቦች ደን ይወዳሉና ከደን ብዙ ነገር ማሮች ይገኛሉ። ስለዚህ ደኛው ደኛው ደኖችን አትክልቶችን መጨፍጨፍ ያለብንም መትከል ነው ያለብን። እንጂ ምክንያቱም ዘርፈ ብዙ ነው ማር ይገኝበታል። አየራችን ደግሞ ጤናኛ ጤናማ ይሆናል ሙቀት አይበዛም። ስለዚህ ማር እንደሚታወቀው ለቁርስ በጣም ጥሩ ነው። ትንሽ ያው ስፖርት ሰርተህ እንቅስቃሴ ዘርተህ በዳቦ አድርገህ ማር በልተህ ወደ ስራህም ትሄዳለህ አንደኛው የጊዜ ጊዜያችንን እንቆጥባለን ብዙ ጊዜ አንፈጀም። ወጥ ለመስራት ምናምን ምናምን እምናጠፋው ጊዜ የለም። ምክንያቱም በምክንያቱም የተሰራ ስለሆነ ማር ደግሞ ብዙ አይቆሽሽም ወይ አይነቅዝም? ምክንያቱም ማር ማር ነው ምንም አይበላሽም። ስለዚህ አንደኛው ጭራሽ አይበላሽም። በፈለግንበት ሰዓት እንበለዋለን በፈለግንበት ሰዓት ወደ ገበያ እናወርደዋለንና እንሸጠዋልንና። ስለዚህ ማር ያልተወደደ ማን ይወዳል? ስለዚህ የእኔ እቅድ ቀጣይም ንቦች ኖሮኝ ማር ማሮችን ማፍራት ማምረት ነው። እንጂ ዝም ብሎ መብላት መውደድም ብቻ ሊሆን አይችልም። እና ራሴን ገብቼ በግብርና ተሳትፌ መስራት እፈልጋለሁ ብዬ አስባለሁና። በቀጣይም ደግሞ እንደዚህ አይነት አስተሳሰቦችን አሳድጌ እንድመጣ ነው የምፈልገው። ስለዚህ ማር በጣም እወዳለሁ እመገባለሁ ቀንም ማታም ጠዋትም ብመገብ ምንም አይሰለቸኝምና። ያለኝ ፍቅር የተለየ ነው። በዚህ ልክ ደግሞ እኔ ደግሞ ጤነኛ ነኝ እስካሁን ምንም ታምሜ አላውቅም። ምንም የሆስፒታል መጫወቻ ሆኘም አላውቅም። እና እግዚአብሔር የተመስገን ይሁን ማር በመውደዴ በጣም ተጠቅሜአለሁ ብዙ ጥቅም አግኝቼበታለሁ። ጤኔየም የኢኮኖሚየም መቃወስም ትንሽ ቀንሶበታል። ስለዚህ ማር መመገብ አለባቸሁ ብዬ ነው እኔ ምክር የምመክራችሁ ለሁሉም ማህበረሰባችን መመገብ አለበት አለበለዚያ ማር ያልተመገበ ጤነኛ አይሆንም። ማር ያልተመገበ ጠንካራ አይሆንም። ማር ያልተመገበ ደግሞ የሰው ፍቅር አይ